የምታስታውሰው ጥሩ መምህር አለ ወይ ለሚለው? አዎ የማስታውሳቸው ጥሩ መምህራኖች አሉ ማለትም። መደበኛ ከ የ ቀለም ትምህርት ባሻገር የህይወት ትምህርት ሊሆኑ የሚችሉ ምሳሌ ሊሆኑ የሚችሉ። እንዲሁም በብዙ የህይወት መስመር ውስጥ አረአያ ላደርጋቸው የምችላቸው መምህራኖች አሉ። እና እነሱ ያው የማስታውሳቸው ናቸው ማለት ነው።

የስራ እድገት እየፈለክ ነው ወይ? ለሚለው አዎ የስራ እድገት ምንግዜም በህይወታችን ውስጥ የምንመኘው የምንፈልገው እንዲሁም ደግሞ በየጊዜው ደግሞ ራሳችንን በብዙ መቀየር እና መለወጥ እንዲሁም ድክመታችንን ማሻሻል እና ድክመታችንን ማስወገድ ጥሩ ማንነታችንን ደግሞ ማሳደግ እንፈልጋለን እና የስራ እድገት ምን ጊዜም በህይወቴ ውስጥ የማይቀር አንድ የህይወት አካል ነው ማለት ነው።

ለሌሎች ማስተማር ትችላለህ ወይ ለሚለው አዎ ለሌሎች የተለያዩ ሁኔታዎችን ማለትም ማሻሻል ወይም ደግሞ እንዲሁም ደግሞ ድክመታቸውን በብዙ አይነት መልኩ በህይወት ኤክስፒሪያንስ ያደረኩትን ወይም በህይወት ልምድ ያደረኩትን ነገር እነሱ እንዲማሩበት ሊያደርግ የሚችሉ ብዙ ነገሮችን ለሌሎቹ በማጋራት ላስተምራቸው እችላለሁ ማለት ነው።

ስራ አድካሚ ነው። በርግጥ እንደየጊዜው እንደየእለቱ ሊለያይ ይችላል ማለትም ብዙ ቶሎ ማለቅ ያለባቸው ስራዎች በጣም ረዘም ላለ ጊዜ ለተከታታይ ሰዓታቶች ሊሰራ ስለሚችል በዛ ጊዜ ያ ስራ አድካሚ ሊሆን ይችላል። ነገር ግን በቂ እረፍት ደግሞ እያገኘንባቸው የምንሰራቸው የምናስቀጥላቸው ስራዎች ስላሉ እንደ ጊዜውና እንደ ሁኔታው ይለያያል። ግን ያው ስራ ብዙ ጊዜ ያን ያህል አድካሚ ላይሆን ይችላል ማለት ነው

ዜናውን ከየት ታገኛለህ? ለሚለው ማለትም ብዙ ጊዜ ከዜናዎችን የማገኛቸው ከተለያዩ ድህረ ገጾች ከተለያዩ እነዚህ ቻናሎች ጣቢያዎች ሚዲያዎች ከማህበራዊ ድህረ ገጾችና እንዲሁም ደግሞ በተለያየ የቴሌቭዥን ጣቢያዎች ዜናዎችን ላገኝ እችላለሁ ማለት ነው።

ድንጋይ ስብስብ ታደርጋለህ? ወይ ለምለው ያው በተለያየ ጊዜ ድንጋይ ለስራ አስፈላጊ የሚሆንባቸው ሁኔታዎች እና አጋጣሚዎች አሉ። እና ያም ማለት እንደ አስፈላጊነቱ ከተለያየ ቦታ የምናገኝባቸው ሁኔታዎች አሉ። ከስራ ቦታም ድንጋዮች ይገኛሉ። ያው ግንባታ ስራ ስለሆነ ማለት ነው። እና በዛ ጊዜ ድንጋዮች የሚሰበሰቡባቸውና ጥቅም የሚያውሉባቸው ሁኔታዎች አሉ ማለት ነው

ምን አይነት ስልክ ትጠቀማለህ ለሚለው ብዙ ጊዜ የምጠቀመው የስልክ አይነት ለስራ አመቺ የሚሆንባቸውን ማለትም ስራየን ልሰራ ሊያስችል የሚችል የስልክ አይነት ነው ልጠቀም የምችለው ማለት ነው። እና ያ እኔ የምጠቀመው ስማርት ፎን ነው። እና የተለያዩ ስራዎችን ሊያቀላጥፍ የሚችል፣ ሊያሰራ የሚችል ስልክ ነው ማለት ነው።

በየትኛው እጅ ትጽፋለህ ለሚለው እኔ ብዙ ጊዜ አሁን ለመጻፍም የተለያዩ ስራዎችንም ለማከናወን የምጠቀምበት የእጅ አይነት ያው ግራ የእጄን የግራ የእጄን ክፍል ነው የምጠቀመው። ነገር ግን አልፎ አልፎ ግን የቀኝ እጄንም ለተለያዩ ስራዎች የምጠቀምባቸው ሁኔታዎች አሉ። ለመመገብ ግን ያው የቀኝ እጄን ነው የምጠቀመው ለመጻፍ ግን የእግራ እጄን ነው የምጠቀመው ማለት ነው

በልጅነት የምትወደው ጨዋታ ምን ነበር? ለሚለው ያው በልጅነቴ የምወደው የጨዋታ አይነት የተለያየ ነው። ግን እንደ አባሮሽ ሽክርክሪት ሌባ እና ፖሊስ እንዲሁም ደግሞ እግር ኳሶዎችም እግር ኳስ ከሰፈር ልጆች ጋር መጫወትን ተመራጭ አደርጋለሁ። እንዲሁም ደግሞ ብይ፣ ቆርኪ እነዚህ በልጅነቴ የማዝወትራቸው የጨዋታ አይነቶች ነበሩ ማለት ነው።

ዋይፋይ ትጠቀማለህ ወይ? ለሚለው የተለያዩ ስራዎችን ለማከናወን ዋይፋይ ያስፈልጋል። ስለዚህ ዋይፋይ እጠቀማለሁ ማለትም ኢንተርኔት የኢንተርኔት አገልግሎትን እጠቀማለሁ። ስለዚህ ማለትም ዋይፋይ አስፈላጊ ነው። ምክንያቱም አሁን በአሁን ሰዓት ላይ። የተለያዩ ስራዎችን ለማከናወን ሊሆን ይችላል። ከሰው ጋር ለመገናኘት። ማህበራዊ ድህረ ገጾችን ለመጠቀም። ኢሜል የተለያዩ ብዙ ዲጂታል የሆኑ ስራዎችን ለመስራት መጠቀም ያለብን ኢንተርኔት ነውና ኢንተርኔት ዋይፋይ ያስፈልጋል በቋሚነት ማለት ነው።

በመስመር ላይ ገዢ ነህ ወይ? ለሚለው አዎ ብዙ ጊዜ ግብይቶችን በመስመር ላይ ላከናውን እችላለሁ። የተለያዩ ማለትም የቃ ሸቀጦች ሊሆኑ ይችላል ሸቀጣ ሸቀጦች ሊሆኑ ይችላሉ። እንዲሁም ደግሞ የተለያዩ ክሪፕቶ ሊሆን ይችላል። እና እነዚህን በመስመር ላይ መሸጥም መግዛትም ላከናውን እችላለሁ ማለት ነው

የስራ ልብስ ትለብሳለህ ወይ? ለሚለው አዎ ብዙ ጊዜ ስራ ለመስራት የምለብሳቸው የስራ ቋሚ ልብሶች ይኖራሉ ያ ማለት ለእንቅስቃሴ አመቺ የሆኑና ምቹ የሆኑ የስራ ልብሶችን ነው የምትጠቀመው ብዙ ጊዜ። እና እነዛ እነዛ ልብሶች ብዙ ጊዜ በስራ የማዘወትራቸው ለስራ የማዘወትራቸው ልብሶች ናቸው ማለት ነው

የስራ ጊዜ ገደብ ታስተካክላለህ ወይ ለሚለው? የስራ ጊዜ ገደብ ያስፈልጋል። ስለዚህ እነዚህን በምበአግባቡ እቅድ በማውጣት እና የስራ ቅደም ተከተሎችንም በማበም በማዘጋጀት። የስራ ጊዜ ገደብን አስተካክላለሁ ማለት ነው።

በመንገድ ላይ ምግብ ትገዛለህ ወይ ለሚለው አዎ ብዙ ጊዜ በስራ ምክንያት ቤት ማልመጣባቸው ሁኔታዎች ካሉ በዛ ሰዓት ላይ ጊዜውን ለመጠቀም መንገድ ላይ ያሉ ምግቦችን ልገዛና እ ልመገብ እችላለሁ ማለት ነው።

ሻማ ማብራት ትወዳለህ ወይ? ለሚለው አዎ ሻማ ማብራት ደስ የሚል የሚያስደስት ተግባር ነው ያ ማለት በተለያየ ሁኔታ። በተለያየ ጊዜ ማለትም ልደትንም ጨምሮ እንዲሁም ደግሞ መታሰቢያ ለሆኑ ዕለታቶች ሻማ ማብራት ሊያስፈልግ ይችላል እና በቤተ በቤተ በቤተ እምነትም ማከናውነው ተግባር ስለሆነ። ሸማ ማብራት እወዳለሁ ማለት ነው

ማብሰል ትችላለህ ወይ ለሚለው ጥያቄ ያው ብዙ ጊዜ ማብሰል ያን ያህል? ውስብስብ ያልሆኑ የምግብ አይነቶችን ማብሰል እችላለሁ ያ ማለት ግብአቶቹን የማውቃቸው ግብአቶች እንዲህም ደግሞ ቅደም ተከተሎችን ጣዓሙንም ከማዘጋጀት አኳያ እያንዳንዱን በቅደም ተከተል መቀየጡ ላይ ምናምን የማውቃቸው ምግቦች አሉ። እና ማብሰል እችላለሁ ማለት ነው።

ስለ ልጅነትህ የመኖሪያ ቤት ሁኔታ ነገረኝ ለሚለው? ብዙ ጊዜ ያው ለየት ያለ የመኖሪያ ቦታ ወይም ስፍራ አልነበረም። በልጅነቴ ያሳለፍኩበት ቦታ ግን ተመሳሳይ የሆነ የአየር ሁኔታ ተመሳሳይ የሆነ ማህበራዊ የሆነ ገጽታ አውድ የነበረው የልጅነት መኖሪያ ነው የነበረኝ ማለት ነው።

ገንፎ ትበላለህ ወይ? ለሚለው አዎ ገንፎ በተለያየ ጊዜ ለተለያየ የፕሮግራም አይነት ይዘጋጃል። ያ ማለት ብዙ ጊዜ አንደ ባህል፣ አንደ ልምድ ሴት ልጅ ስትወልድ ገንፎ የሚዘጋጅበት ክብረ በዓላቶች ይኖራሉ። በኛ አገርም በዛ ጊዜ በሚዘጋጅበት ጊዜ አመገባለሁ። አንዲሁም ደግሞ እንደ ባህላዊ ምግብም ስለሆነ፤ ብዙ ጊዜ አልፎ አልፎ ደግሞ ቤት ውስጥም የሚዘጋጅባቸው ሁኔታዎች ስላሉ ቤት ውስጥም በዛን ጊዜ ልመገብ እችላለሁ ማለት ነው።

የሽያጭ ግቦች አሉ ወይ? ለሚለው እ አዎ ያው የሽያጭ ግቦች ይኖሩኛል ያ ማለት እ በ ሞያዎቼን ሊሆን ይችላል። እ እንዲሁም ደግሞ። የተለያዩ እኔ የማዘጋጃቸው የማቀርባቸው ምርቶች ሊሆኑ ይችላሉ እነዛን ለገበያ የማቅረብ ግቦች አሉኝ ማለት ነው።

ወደ ሱቅ ከመሄድ በፊት ከመሄድ በፊት ዝርዝር ትጽፋለህ ወይ ወደ ከሱቅ የሚገዙትን ዝርዝሮች ትጽፋለህ ወይ ለሚለው? አዎ በሚገባ ምክንያቱም መግዛት ያለብኝን ቅድሚያ። መገዛት ያለበትን እንዲሁም ደግሞ እንዳይረሳም ጭምር እነዚህን ተግባራቶች አከናውናለሁ ማለት ነው

ምን የቤት እቃዎችን ትጠቀማለህ ለሚለው ያው ብዙ ጊዜ ብዙ አይነት የቤት እቃዎችን ልጠቀም እችላለሁ። ምኝታ ቤት ምጠቀማቸው የቤት እቃዎች ሌላ ናቸው። ሳሎን ቤት ምጠቀማቸው የቤት እቃዎች ሌላ ናቸው። እንዲሁም ምግብ ቤት ማብሰያ ቤት የምጠቀማቸው የቤት እቃዎች ሌላ ናቸው ማለት ነው። ስለዚህ እነዚህም ጠቅለል ባለ ሁኔታ ሁሉም እንደየቦታው እንደየ የቤት ክፍሉ የተለያዩ እቃዎችን ልጠቀም እችላለሁ። ማለት ነው።

ለምን ያህል ጊዜ በዚህ ስራ ሰርተሃል ለሚለው ብዙ ጊዜ? ማለትም በተለያየ ስራ የተለያየ ጊዜ ቆይታ ነበረኝ። ያ ማለት በግንባታው ዘርፍ ያለኝ የራሴ ቆይታ። ከሶስት አመት ያላነሰ የስራ ቆይታ ነበረኝ። እንዲሁም ደግሞ ሌሎች የስራ ጊዜያቶች ነበሩኝ ማለት ነው።

የሞባይል ዳታ ትጠቀማለህ ወይ? ለሚለው ብዙ ጊዜ የምጠቀመው የዳታ አይነት የዋይፋይ ወይም የኢንተርኔት ዳታ አይነት። ቢሆንም ነገር ግን የሞባይል ዳታ እምጠቀመው። አልፎ አልፎ ዋይፋይ በማይኖርበት ጊዜ እና መብራት በማይኖርበት ጊዜ የሞባይልን ዳታ ልጠቀም እችላለሁ ማለት ነው

ከፀሀይ እንዴት ትጠበቃለህ? ለሚለው ያው ከፀሀይ በብዙ ያውም አጋጣሚ ማለትም በስራ አጋጣሚ ፀሀይ ላይ የሚኮንባቸው ሁኔታዎች ይኖራሉ። እነዛን ሁኔታዎች። በተቻለ መጠን ከስራ ከፀሀይ ተጠልለን የምናሳልፍባቸውን ሁኔታዎችን ለመፍጠር የስራውን አካባቢና ስፍራ ጥላ በማዘጋጀት ነው። ከፀሀይ የምንጠለለው ወይም የምናሳልፈው ማለት ነው

በእጅ የሚሰራ ስርዓት አድርገሀል ወይ? ለሚለው አዎ በእጅ የሚሰሩ ብዙ ስራዎች ሊኖሩ ይችላሉ። ያ ማለት በግንባታ ዘርፍም ጊዜ የሚጠየቅ ማለት እጅ በእጅ መሰራትን የሚጠይቁ የተለያዩ ስራዎች ሊኖሩ ይችላሉ። ዲጂታል ላይም ለመስራት የተለያዩ ጽሁፎችን መጻፍ ሊሆን ይችላል በእጅ የሚሰሩ ስራዎች ናቸው። እና አብዛኛውን ጊዜ የማከናውናቸው የሚከናወኑ ስራዎች እጄን በእጅ መስራትን የሚጠይቁ ናቸው። ማለት ነው።

በስራ ላይ ችግሮችን ትፈታለህ ወይ ለሚለው? አዎ ብዙ ጊዜ በስራ ላይ የሚያጋጥሙ የተለያዩ ያያሉ ችግሮችን በመነጋገር ሊሆን ይችላል። እንዲሁም ደግሞ የኛን መሳተፍሚፈልጉ ችግሮችን በመሳተፍ እነዛን መፍተሄ እነዛን ችግሮች የመፍትሄው ባለቤት ለማድረግ ነው። የበኩሌን ድርሻ ምወጣው ማለት ነው።

በስራህ ላይ ምን ተግዳሮት አለህ? ለሚለው በስራዬ ላይ የተለያዩ አለመግባባቶችም ቢኖሩ እነዛን አለመግባባቶች በመወያየት እና በመነጋገር ለመፍታት ጥረት እናደርጋለን። እንዲሁም ደግሞ የተለያየ የማቴሪያል ሊሆን ይችላል የበጀት ሊሆን ይችላል የተለያዩ የእቃዎችም የግብአቶችም እጥረት በሚያጋጥሙበት ጊዜ እነዚህ የስራ ጊዜ የስራ ላይ ያሉ ተግዳሮቶች ናቸው ብለን እናስባቸው እንችላለን። ማለት ነው

ምን አይነት መሳሪያዎችን ትጠቀማለህ? ለሚለው ያው ብዙ ጊዜ የተለያዩ የስራ መሳሪያዎች አሉ እነዛ መሳሪያዎችን ነው የምጠቀመው ያ ማለት የተለያዩ ስራዎችን ለማከናወን የሚያስችሉ መሳሪያዎች አሉ። እነዛን ማኑዋሊ ማለትም የፕሮፌሽን ሙያ የሚጠይቁ አሉ እንዲሁም ደግሞ ልምድ ብቻ የሚጠይቁም አሉ ማለት ነው። እና እነሱም መሳሪያዎች ለተለያዩ የስራ ሁኔታዎች እጠቀማለሁ ማለት ነው።

የትንኝ መረብ ትጠቀማለህ ወይ ለሚለው ያው ብዙ ጊዜ እንደ አየር ሁኔታ ነው ያ ማለት ረግራጋማ የሆነ ቦታ ላይ ሲሆን ወይም የአየሩ ወቅትም አሁን ለምሳሌ ዝናባማ የሆነ ቦታ ላይ ወቅት ላይ ዝናብ በጣም ስለሚዘንብ ውሃ ይጠራቀማል። ያ የተጠራቀመ ውሃ ደግሞ ትንኞችን ለመራባት መንስኤ ስለሚሆን ትንኞች በብዛት ይኖራሉ ማለት ነው። በዛ ሰዓት ላይ የትንኝ መረብ እንጠቀማለን ወይም የትንኝ መረብ እጠቀማለሁ ማለት ነው።

ቤትህን እንዴት ታየዋለህ? ለሚለው ያው ብዙ ጊዜ ቤቴን በጥሩ ሁኔታ ማለትም በየትኛውም ከየትኛውም ጊዜ በላይ የማሳልፍበትም የምቆይበትም እንዲሁም ደግሞ ብዙ ስራዎችን የምሰራባቸው የምሰራበት ቦታ ወይም ስፍራ ስለሆነ ቤቴን በጥሩ ሁኔታ ነው። የማየው ማለት ነው

በእጅ መሸመን ታውቃለህ? ለሚለው በእጅ መሸመን ማለትም መልበሱን በእጅ የተሸመነ ልብሶቼን ላዘወትር ወይም ልለብስ እችላለሁ እንጂ በእጅ መሸመን የራሱ የሆነ ሙያ የራሱ የሆነ ጊዜ ስለሚፈልግ የራሱ የሆነ ልምድ ስለሚጠይቅ በእጅ መሰመን ልምዱ ላይኖረኝ ይችላል። ነገር ግን በእጅ የተሸመነ ልብሶችን ግን ላዘወትር ወይ ልለብስ እችላለሁ ማለት ነው።

ሾርባ ትወዳለህ ወይ ለሚለው? አዎ ሾርባ ከምግብ በፊትም ከምግብ በኋላም ያው ስትጠቀም ደስ የሚል መልካም የሆነ። እንዲሁም ደግሞ ብዙ የማይከብድ የምግብ አይነት ነው። በፈሳሽነት መልክ ስለሆነ ያለው ሆዳችን ውስጥ ተስማሚ የሆነ የምግብ አይነት ነው። እና ሾርባ ደስ ይለኛል ማለት ነው

ስማርት ስልክ ትጠቀማለህ? ወይ ለሚለው ያው ያው ስማርት ፎን እጠቀማለህ ምክንያቱም ለተለያዩ ስራዎች ለመስራት። በዚህ በዚህ ጊዜ ያው የተለያዩ ተግባራትን ለማከናወን። እንዲሁም ደግሞ የተለያዩ ስራዎችን ለመስራት በተሻለ መልኩ ስራዎችን ሊያቀላጥፍ የሚችልበት ሁኔታዎች አሉ። በየትኛውም ሙያ ቢሆን ስማርት ፎን አስፈላጊ ስለሆነ ስማርት ፎንን እጠቀማለሁ።

የስራ ቦታህ እንዴት ነው? ለምለው ያው የስራ ቦታዬ ለስራ አመቺ እንዲሁም ሰላማዊ የሆነ ደህንነቱ የተጠበቀ እንድሁም ደግሞ። ከሰው ጋ ብዙ ያን ያህል። ማለትም ረብሻ የሌለበት ቦታ ስለሆነ ለስራ አመቺ ነው። ማለት ነው

ኢሜይል ትጠቀማለህወይ? ለሚለው ያው ኢሜይል እንደአስፈላጊነቱ በጣም። በጣም ለተደጋጋሚ ጊዜ ልጠቀም እችላለሁ ያ ማለት ከአምስት በላይ ለሆነ ጊዜ ልጠቀም እችላለሁ ማለት ነው። ኢሜልን ምክንያቱም በስራ አጋጣሚ የሚላክ መልእክቶች ይኖራሉ። እኔ የምልከውም እንዲሁም ደግሞ ከተለያየ ተቋማት ካምፓኒዎችም የሚላኩ መልእክቶች ይኖራሉ እነዛን ለመቀበል ኢሜል እጠቀማለሁ ማለት ነው

ጠዋት በስራ ምን ታደርጋለህ ነው? የሚለው ያው ማለት በስራ ጠዋት ማለዳ የማደርገው ብዙ ጊዜ ያው ጸሎት አደርጋለሁ። መንፈሳዊ የሆነ ማንነቴም ምን ጊዜም አነቃቃለሁ። እንዲሁም ደግሞ ስፖርት በመስራት የአካል ብቃት እንቅስቃሴ ሰውነቴን። አሟሙቃለሁ ማለት ነው